ከስራ በኋላ መራመድ እወዳለሁ። አካሌ እንቅስቃሴ ያስፈልገዋል። በአካባቢው ዙሪያ አራመድ አየሩ በጣም ቀዝቃዛ ነው። ሰዎች እየተመለሱ ነው። ልጆች እየተጫወቱ ናቸው። ወፎች ወደ ጎጆአቸው ይሄዳሉ። ፀሀይ እየጠለቀች ነው። ሰማይ ቀይና ብርቱካናማ ይሆናል። ይህ የእረፍት ጊዜ ነው። አእምሮ ይረጋጋል ስለነገ ማሰብ ጀመርኩ። ጤንነት ይሰማኛል መራመድ ጤንነት ይሰጣል።

ዝናብ በሚዘንብበት ጊዜ ውስጥ እቆያለሁ። የዝናቡ ድምጽ ያረጋጋኛል ከመስኮት አጠገብ ተቀምጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ መጽሐፍ ማንበብ እወዳለሁ። ውጭ ሁሉም ቦታ እርጥም ነው። ሰዎች በጃንጥል ላይ ይራመዳሉ። ማውራት ድምጽ አይሰማም። ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው። እህሎች ያድጋሉ ይህ የአየር ሁኔታ ወልዳሉ። በጣም ቤት ውስጥ ሙቅና ድህነት አለ።